"በአካባቢዎ ድልድይ አለ?" ይላል አዎ በእኛ አካባቢ ላይ ትልቅዬ ድልድይ አለ ከእኛ ቤት አንድ ኪሎ ሜትር ወይም አንድ ነጥብ አምስት ኪሎ ሜትር ርቀት ላይ የሚገኝ እና ይሄ ድልድይ የሁለት ቀበሌዎችን ነው የሚያገናኘው። የዜሮ ሁለት እና የዜሮ አስር ቀበሌዎችን ያገናኛል። እና ይሄ ድልድይ ከተሰራ ወደ አስራ አምስት አመት አካባቢ ይሆነዋል። እና በጣም ትልቅ ድልድይ ነው። ከስሩ በጣም የሚያልፍ ትልቅዬ ወንዝ አለ። እና ከእኛ ቤት ይሄን ያህል ርቀት ላይ ይገኛል አዎ በእኛ አካባቢ ድልድይ አለ።

የስልክ ካሜራ ትጠቀማለህ ይላል አዎ የስልክ ካሜራ በሚገባ ነው ምጠቀመው አሁን ላይ ያው ሰው ሁሉ ያለው ስልክ ስማርት ፎን ስለሆነ ማይጠቀም ሰው ያለ አይመስለኝም። እና እኔም በጣም ነው ምጠቀመው ያው እኔ ምጠቀመው ግን ፎቶ አንስቼ ኢሜል ለማድረግ ወይም ደግሞ ፎቶ አንስቼ ፋይሎቹን ወደ ፒዲኤፍ ለመቀየር ስለሚያስፈልገኝ ነው። የስልክ ካሜራ ምጠቀመው እኔ የሰልፊ ወይም የፊት ለፊት ካሜራ ግን ተጠቃሚ አደለሁም። የተለያዩ የባንክ ደርሰኞችን ስቴትመንቶችን ፎቶ አንስቶ ሪፖርት ለማድረግ ለመላክ ስለሚ ስለሚጠቅመኝ። የስልክ ካሜራን እኔ እጠቀማለሁ

የጠዋት እለታዊ ተግባራችሁ ምንድነው? ይላል ያው የብዙ ሰው ከእንቅልፉ ከተነሳ በኋላ የተለያየ ስራዎችን ሊሰራ ይችላል። ስፖርት የሚሰራ አለ ጸሎት የሚያደርስ አለ መጽሐፍ ማንበብ የሚወድ አለ ስልክ የሚነካካ አለ እና እኔ ብዙ ጊዜ ከእንቅልፌ እንደተነሳሁ ብዙ ጊዜ ጠዋት ጠዋት የምሰራው ቅድሚያው አልጋ ነው የማነጥፈው። አልጋ ካነጠፍኩኝ በኋላ ምንድነው የማደርገው ትንሽ እጸልያለሁ ጸሎት አደርሳለሁ። ከጸሎት በኋላ ደግሞ ትንሽ ስልኬን ከፍቼ ሬድዮ ነገር እሰማለሁ የጧት የሬድዮ መስማት በጣም የሚያስደስተኝ ነገር ነው። እና ያ ቁርስ እየበላው ወይ ፊቴን እየታጠብኩ ብቻ በቃ ሬድዮ ከፍቼ እስከምወጣበት ሰዓት ድረስ ወይ ወደ ስራ እስከምሄድ ድረስ ራዲዮ እየሰማሁ ነው። የምንቀሳቀሰው እና ለመንገድ ላይም እሄድኩኝ በኤርፎኔ ሬዲዮ እየሰማው ነው ወደ ስራ የሚሄደው። እና ያው የጠዋት ጠዋት የኔ ተመሳሳይ ነው።

ትንኞች በአከባቢዎ አሉ ይላል? በኛ አከባቢ ትንኞች የሉም ያለው የአየር ሁኔታ ትንኞችን ለማ እንዲያድጉ ወይም እንዲራቡ የሚያስችል አይደለም። በጣም ትንኞች የሚመቻቸው ሞቃታማ የአየር ሁኔታ ነው። በእኛ አከባቢ ያለው ሞቃታማም አይደለም ቀዝቀዝ ያለም አየር አይደለም መካከለኛ ነው። በዛ ላይ ለተ ለቴንኞች መራቢያ የሚሆን ይሄ ውሃ። ወይም የተያዘ ውሃ የፈሰሰ ውሃ። አይቀመጥም በእኛ አከባቢ ላይ ማለት። መሬቱ አሸዋማ ስለሆነ በጣም ውሃ ይመጣል እና ውሃ ምንም ቢደፋ እንኳን መሬት ላይ የመቀመጥ እድል አይኖረውም። ወዲያው ነው አሸዋዉን ሚመጠዉና ይሄ ለትንኞች እርባታ። እንቁላላቸው የሚጥሉ የሚጥሉት ውሃ ውስጥ ስለሆነ ይሄ ምቾት አይሰጣቸውም። ለትንኞች እና በእኛ አካባቢ ላይ ለትንኝ እርባታ የሚሆን የአየር ሁኔታ ወይም የአፈር ሁኔታ ስለሌለ በኛ አካባቢ ላይ ትንኞች የሉም። እና ትንኞች ያሉት በሞቃታማ አካባቢ እና ውሃ በሚያቁሩ ቦታዎች ላይ ነው። እና የኛ አካባቢ ላይ እንደዛ ስላልሆነ ትንኞች የሉም

የምትወደው ፍራፍሬ ምንድነው? ይላል ጥያቄው እኔ የምወደው ፍራፍሬ ብዙ የምወዳቸው ፍራፍሬዎች አሉ ብርቱካን በጣም እወዳለሁ አናናስ ወይም ፓይናፕል የሚባለውን እወደዋለሁ አፕል ማንጎ በጣም እወዳለሁ ግን አንዱን ምርጥ ከተባልኩኝ ለኔ በጣም የሚያስደስተኝ ፍራፍሬ አናናስ የሚባለው ፍራፍሬ ነው። እና በጣም ለኔ ተስማሚ ነው። ለኔ ብቻ ሳይሆን በብዙ ሰው ዘንድ ተወዳጅ ነው። ከፍተኛ የሆነ ጣፋጭ በውስጡ ስለያዘ በጣም ይጣፍጣል እንደገና በቃ ደስ ተብሎ የሚበላ ተክል ነው። ቶሎም አያልቅም አንዱ ብቻውን ለኔ ይበቃኛል ለኔ ብቻ ሳይሆን አንዱ አናናስ ለሶስት ለአራት ሰው የሚበላ ነው። እና ደስ ይላል ትልቅም ስለሆነ ወዲያው ነው ለብዙ ሰው መዳረስ የሚችለው እና አናናስ እኔ በጣም የምወደው ፍራፍሬ ነው። ከዛ በመቀጠል አፕል ወይም እኛ እዚህ ፎም ነው የምንለው እሱንም በጣም እወዳለሁ። ከዛ ሲቀጠል ብርቱካን ይመቸኛል። እና ግን ያው እንድ አናናስ የሚሆንልኝ ምንም የለም በጣም ጣፋጭ ስለሆነ ደስ ይለኛል። ስበላውም በቃ ሽታው እራሱ ጣዕሙ ብቻ ሳይሆን ሽታው አናናሱ ሲቆረጥ ያለው ሽታ ራሱ በጣም ለየት ያለ ነው። እና በጣም ደስ ይላል ደረቅ ብሎ ውስጡ ግን እርጥብ ነው።

ዛሬ የአየር ሁኔታው እንዴት ነው? ይላል ዛሬ እኛ ጋር ያለው አየር ሁኔታ ደመናማ ነው። እና የተወሰነ ንፋስ አለ። ቅዝቃዜም አለ። ከሰሞኑን የአየር ሁኔታዎች በተለየ ዛሬ ደመናማ ሆኖ ነው ቀኑ የጀመረው። ሰሞኑን ማለት ትላንትም ከትላንት ወዲያም ፀሀያማ ነበረ። አሁን ግን ፀሀይም አልወጣም እንዳለ ቀኑ ደመናማ ይመስላል እንደዚህ ሆኖ የሚውልም ይመስላል። እና ብርድ አልፎ አልፎ እንትን እያለ ነው እየመጣ ነው። እና ወደ በኋላ አካባቢ የሚዘንብም ይመስላል። አሁን ያው ያለንበት ወቅት እኛ በጋ ነው። ይሄ በጋ ላይ ብዙም እንደዚህ አይነት የአየር ሁኔታ አልተለመደም። ማለት ፀሀያማና በጣም ሞቃታማ ነበር መሆን ያለበት። ይሄ የክረምት አይነት የአየር ፀባይ ነው ያለው። እና ዛሬ ደመናማ ነው። ብሎ ነው የጀመረው ወደ ከሰአት አካባቢ ዝናብ የሚጥል ይመስላል አየር ሁኔታው።

ከደንበኞች ጋር ትሰራለህ? ለሚለው አዎ ከደንበኞች ጋር እሰራለሁ የኛ ስራ አብዛኛው የሚሰራው ሽያጭ ስለሆነ የተለያዩ ደንበኞች አሉ እና እነዛ ደንበኞች ጋር በየጊዜው በመገናኘት የተለያዩ ስራዎችን አብረን እንሰራለን። ለምሳሌ አዳዲስ የግዢ ወይም የዋጋ ማሻሻያዎች በሚኖሩበት ሰዓት ከደንበኞች ጋር አብረን ነው ይሄንን ነገር የምንፈታው። ወይም ተነጋግረን እንዴት ማድረግ አለብን የሚለውን እንወስናለን። ምክንያቱም ብዙዎቹ ደንበኞች ከእኛ ብዙ እቃ ይረከቡና ያከፋፍላሉ እና እነዚህ ደንበኞች ከእኛ የተሻለ የገቢ ሁኔታ እንዲኖራቸው ለማስቻል ያው አብረን እየሰራን ነው ያለነው። ከእኛ የተሻለ ገቢ ሁኔታ ሲባል ለምሳሌ እኛ ያመጣነውን እቃ ቀጥታ በችርቻሮ ሳይሆን የምንሸጥ ለአካፋፋዮች ነው። እና እነዚህ አከፋፋዮቹ ዋጋ ጨምረው የተወሰነ አትርፈው እንዲሸጡ ለማድረግ ተመጣጣኝ የሆነ የዋጋ ማስተካከያም ካለ እሱን በስርዓት እንዲተገበር አብረን እንሰራለን። እሱ ብቻ ሳይሆን እንደገና የአዳዲስ የገበያ ቦታዎችን ለማወቅ እነሱ የሚያውቋቸው ሰዎች ካሉ ሌላ ቦታ ላይ አብረን መስራት እንድንችል እድሉን ስለሚያመቻቹልን ከብዙ ደምበኞች ጋር አብረን እንሰራለን። እኔም አብሬ ብዙ ሰርቼአለው

ማሰላሰል ታደርጋለህ ይላል ያው ጥያቄው ትርጉም የሚሰጠው ታሰላስላለህ ታስባለህ ቢሆን ነው። እንደዛ ከሆነ አዎ በሚገባ እኔ ብቻ ሳልሆን ብዙ ሰው ያስባል ያሰላስላል። ስለ ህይወቱ ይጨነቃል እንዴት አድርጎ ኑሮ ማሸነፍ እንዳለበት ብዙ ሰዓት ያሰባል። አልጋ ላይ ተኝቶ ራሱ ስለ ወደፊት ህይወቱ እንዴት አድርጌ ህይወቴን ይለወጣል እንዴት አድርጌ ገንዘብ ስራለው የሚለው ብዙ ሰው ጭንቅላቱ ውስጥ ያለ ሀሳብ ነው። እና ያው ብዙ ሰው ያሰላስላል ያስባል። ብዙ ሰዓት ያወጣል ያወርዳል የሰው ልጅ ከእንሰሳ የሚለይበት ዋነኛ ምክንያቱ ማሰብ በመቻሉ ነው። እና እኔም ያው ብዙ ጊዜ አሰላስላለሁ አስባለሁ። ስለ ራሴ ስለ ህይወቴ እጨነቃለሁ፣ እንዴት አድርጌ መለወጥ እችላለሁ እላለሁ ለወደፊት ምንድነው የሚገጥመኝ፣ እንዴት አድርጌ ለወደፊት መዘጋጀት እችላለው የሚለውን እንዚህን ሁሉ ነገሮች አሰላስላለሁ። እና ያው ብዙ ጊዜ በማሰላሰል ያው ተቀምጬ ጊዜን አጠፋለሁ። ያው ማሰላሰል ብዙም ጥቅም የለውም ራስን አንዳንዴ ከመጠን በላይ አስጨንቆ ለበሽታ መዳረግ ነው። ማለት ያለውን ያ ሰው የአቅሙን መሞከር ነው ያለበት። የአቅሙን ሞክሮ ያው ከተቻለ ይሆናል ካልተቻለም ይቀራል። ግን ማሰላሰል ያው ለጭንቀት ነው። ሰው ተጨንቆ በህይወቱ ላይ ምንም የሚለውጠው ነገር የለም ራሱን ከመጉዳትና በሽታ ላይ ከመጣል ውጪ። እና እኔም ያው ብዙ ጊዜ አሰላስላለሁ አለማሰላሰል አይቻልም የሰው ልጅ። ትልቁ የተሰጠው ስጦታ ማሰብ ነው እና። አለማሰላሰል ከባድ ነው ለሰው ልጅ ሁሉም ሰው ያሰላስላል እኔም አሰላስላለሁ

የምትመኘው የእረፍት ጊዜ ምንድነው? ይላል እኔ የምመኘው የእረፍት ጊዜ የክረምት ጊዜም በጣም ነው የምመኘው። ማለት ብዙ ስራም ስለሌለ ብዙ ሰዓት ላይ አንጨናነቅም። እና አብዛኛው ሰዓት በማረፍ ነው የምናሳልፈው። አልፎ አልፎ ብቻ ነው የምንሰራ የምንችለው። እና በእኔ ብቻ ሳይሆን አብዛኛው ሰራተኛ ተማሪው የመንግስት ሰራተኛ ለምሳሌ አስተማሪ ቢሆን ብዙ ሰዓት የሚያርፈው ክረምት ስለሆነ ክረምትን ብዙ ሰው ይወደዋል። እና ያው የአየር ሁኔታው ትንሽ ቢደብርም ክረምት በጣም ተስማሚ እና ብዙ ሰው የሚናፍቁ ጊዜ ነው። እና እኔም የምመኘው የእረፍት ጊዜ በጣም ክረምትን ነው። በክረምት የኛ ስራ በጣም ይቀዘቅዛጣል። የውሃም የለስላሳም ሽያጭ አይኖርም። እና በዛ ሰዓት ላይ ብዙ ሰዓት እናርፋለን። እንደ በጋው ሰዓት መጨናነቅ መሮጥ የለም። እና ለኔ በጣም ሰላማዊ የእረፍት ጊዜ ስለሆነ ክረምትን እመርጠዋለሁ የምመኘው ጊዜ ነው።

ቅመማ ቅመም የበዛበት ምግብ ትወዳለህ ይላል? እኔ እውነቱን ለመናገር ቅመማ ቅመም ምግብ ላይ ሲጨመር በጣም ደስ ይለኛል። ያው ምግቡን እንዲጣፍጥ ከማድረግ በተጨማሪ የምግቡን ጣዕም ሽታውን በቃ በከፍተኛ ሁኔታ ይለውጣል። ለምሳሌ አንድ ሰው ቅመም ምግብ ውስጥ ጨምሮ ያህ ምግብ ከርቀት የሰው ወደ ቤት ሳይመጣ ከአጥር ግቢ ውጪ በሽታው ሊያቆይ ይችላል። እና የቅመም ያው ሽታው በጣም ከፍተኛ ስለሆነ እስከ ጎረቤት ድረስ ሄዶ ብዙ ሰው ያላሰበውን ምግብ እንዲመኝ የማረጋገጥ አቅም አለው። እና ምግብን ከማጣፈጥ በተጨማሪ ሽታውን ስለሚለወጥ። እኔ ቅማማ ቅማም የሚበዛበት ምግብ በጣም ነው የምወደው። ያው በብዛት በእኛ ህይወት ወይም በእኛ ባህል ቅመማ ቅመምን የምናበዛው የሆነ የተለየ ዝግጅት ሲኖር። ወይ ባህል አዊ ሰርግ ሲኖር ልደት ምናምን ሲኖር ብቻ ድግስ ነገር ሲኖር። ቅመማ ቅመም በብዙ ምግቦች ላይ ይጨመራል ክትፎ ላይ ይጨመራል። ዶር ወጥ ላይ ይጨመራል ስጋ ወጥ ላይ ይጨመራል አልጫው ላይ ይጨመራል። ብዙ ነገር ላይ ቅማማ ቅመሞች ይገባሉ። እና እነዛ ቅመማ ቅመሞች የምግቡን ጣዕም ብቻ ሳይሆን ሽታ በመለወጥ ያ ምግብ በብዙ ሰዎች ዘንድ እንዲወደድ እንዳይረሳ የማድረግ አቅም አላቸው። እና እኔ ቅመማ ቅመም በጣም ትልቅ ወዳጅ ነኝ

ሌሎችን ማበረታታት ትችላለህ? ይላል አዎ ሌሎች ሰዎችን በጣም አበረታታለሁ እኔ ማለት ለሰዎች እንትን በሰዎች ስኬት በጣም እምደሰት ሰው ነኝ። እኔ ለማንም ሰው መጥፎ ነገር አልመኝም። እና ያው ሰዎችን ደግሞ በተለያየ መንገድ እኔም ያው በህይወቴ በጣም ብዙ ነገር አሳልፌያለሁ ህመም አሳልፌያለሁ ብዙ ስቃይ አሳልፌያለሁ ጎል ብዙ ውድቀቶችን አሳልፌያለሁ። እና ያው እኔ ካለፍኩበትም አንፃር ሌሎች ሰዎች በተለያየ ሁኔታ ውስጥ በሚገቡበት ሰዓት እነዛ ሰዎችን አበረታታለሁ። እመክራለሁ። እና ያው የኔ ያለፍኩበትን መንገድ አንዳንድ ሰዎች ሲያልፉ እኔ ያለፍኩበት ስለሆነ ለሌሎች ሰዎች ድጋፍ እሰጣለሁ። ምክንያቱም እኔ በማልፉበት ሰዓት እሱ ሰዎች ለኔ ጀርባቸውን ሰጥተውኛል ድጋፍ አልሰጡኝም። እና ሰው ሰውን ማበረታታት ሲችል ለሌላ ሰው አለውልህ ማለት ሲችል ከዛ ሰው ትልቅ የሆነ የመንፈስ ጥንካሬ የሞራል ብርታት ይሰጠዋል። እና ሌሎች ሰዎችን እኔ ማበረታታት በጣም ነው የምወደው። እስከዛሬም አበረታትቻለሁ ብዙ ሰዎችን ያው አይዟችሁ እንደዚህ ነው ያልፋል እያልኩ ለብዙ ሰዎች ማበረታቻ ሰጥቻለሁ። እና አወ ሌሎችን ሰወች ማበረታታት በጣም ነው እምችልበት። ምክንያቱም እኔ ካለፍኩበት የህይወት መንገድ አንፃር ብዙ ሰዎች ከእኔ የባሰ ሁኔታ ውስጥም እያለፉ ያሉ አሉ። እና እነሱን በማገኝበት ሰዓት ብዙ ሰዎችን አበረታታለሁ እና እስከዛሬ ብዙ ሰውም አብረታትቻለሁ

በምን ሰዓት ትነሳለህ ይላል እኔ ጥዋት ከእንቅልፌ የምነሳው አስራ ሁለት ሰዓት ተኩል ላይ እነሳለሁ። የፈለገ ያህል ባመሽ አምሽቼ ብተኛ። ከአስራ ሁለት ሰዓት ተኩል አልፌ አላውቅም በቃ ልክ አስራ ሁለት ሰዓት ተኩል ላይ ሲል እንቅልፍ ከአይኔ ይጠፋል እነሳለሁ። እና አስራ ሁለት ሰዓት ተኩል ያው በጊዜ ተነስቼ ወደ ስራም ለመሄድ። አንዳንድ ነገሮችንም ለማድረግ በቂ ጊዜ ስለሚኖረኝ ያው ከድሮ ጀምሮ የለመድኩት ነው ይሄ ልማድ ነው። አስራ ሁለት ሰዓት ተኩል እኔ አልፌ አላውቅም በህይወቴ። ለምን ዘጠኝ ሰዓት ማታ አስር ሰዓት አልተኛም። በቃ አስራ ሁለት ሰዓት ተኩል ሲል ከእንቅልፌ ሁሌ የምነሳበት ሰዓት ነው።

መዝገብ ታስቀምጣለህ ይላል አዎ መዝገቦችን በሚገባ ነው የማስቀምጠው የኔ ስራ በዋነኛነት ሂሳብ ስለሆነ ኦዲተር ነኝ። ገንዘብ ወጪ ገቢውን የተሸጡ ንብረቶችን እቃዎችን እንደገና ቀናቸውን ማን እንደገዛ ለምን ያህል የሚለውን ይሄን አጠቃላይ መረጃ ጽፌ መዝገብ ላይ አስቀምጣለው። እና መዝገቦቹን ደግሞ ልክ እንዳለቁ ሳጥን ውስጥ ቆልፌ ነው የማስቀምጣቸው እና እስካሁን ራሱ በጣም ብዙ ያስቀመጥኩት መዝገብ አለ። የኔ ሂሳብ አብዛኛው ያው ከመዝገብ ጋር የተገናኘ ስለሆነ። እቃ ራሱ አንዳንዴ ሰው በዱቤ ይወስድና እዳ ይኖርበታል እና ያን ያለበትን ቀሪ ሂሳብ መዝገብ ላይ ነው የማስቀምጠው። እና ያን መዝገብ እያየሁ ነው የሰው እዳ የምሰርዘው እና ያ መዝገብ ለኔ በጣም አስፈላጊ ነገር ስለሆነ በሚገባ ነው የማስቀምጠው

በእጅ መሸመን ታውቃለህ ይላል እኔ በእጅ እንዴት እንደሚሸመን አላውቅም ማለት የሸማኔ ስራ። እንዴት እንደሚከናወን እንዴት እንደሚሰራ። አይቼ አውቃለሁ አጠገብም ተገኝቼ እንዴት እንደሚያደርገው አውቃለሁ። ግን ራሴ ያው እንዴት እንደሚሰራ አላውቅም ማለት በእጄ ሰርቼ አላውቅም። ግን ሲሰራ እንዴት እንደሚሰራው ያለውን ነገር ቆሜ አይቻለሁ። እና የእጅ ሽመና ስራ እኔ በራሴ ሰርቼ ስለማላውቅ መስራት አልችልም። ግን ሲሰራ አይቼ አውቃለሁ። የሚሰራ ሰውም ያው ብዙ የማውቃቸው አሉ። ከሰሩ ሰዎችም ብዙ የገዛናቸው ነጠላዎች ጋቢዎች አሉ ከሸማኔዎች። እና እንዴት እንደሚሸመን ራሴ አልችልም ግን ሲሸመን አይቼ አውቃለሁ

ማዕድን ትጠቀማለህ? ይላል ማለት ይሄ ጥያቄ ትንሽ ትርጉም አይሰጥም ምክንያቱም ማዕድን እኔ በግለሰብ ደረጃ ማዕድንን ሊጠቀም የሚችል ማንም የለም አውጥቶ አንጠቀምም። ግን ከማዕድን ውስጥ ያው በማዕድን ያሉትን የተለያዩ ምርትች ልንገዛ እንችላለን ለምሳሌ ወርቅ ማዕድን ነው ማዕድኑን እኛ ባናወጣም ግን የወጣውን ወርቅ ልገዛ ልሸጥ እችላለው ያለኝን ግን ማዕድንን መጠቀም የሚችለው የአንድ ሀገር መንግስት ነው። ግለሰብ መጠቀም አይችልም። ያለውንም የተፈጥሮ ሀብት ነዳጅም ቢሆን ውድ ውድ የሆኑ የከበሩ ጌጣጌጦች የሚሰሩባቸው ውድ ውድ የሆኑ ማዕድናትን አውጥቶ መጠቀም የሚችለው ፍቃድ ያለው መንግስት ወይም ደግሞ መንግስት ፍቃድ የሰጠው አካል ብቻ ነው። ግለሰብ መጠቀም አይችልም። እና እኔም ማእድንን ልጠቀም አልችልም በራሴ ምክንያቱም የማእድንን የመጠቀም ፍቃድ የለኝም ግን በማእድን መገልገል እችላለሁ። ማዕድን መግዛት እችላለሁ ለምሳሌ ወርቅ ልገዛ እችላለሁ። ብር ልገዛ እችላለሁ አልማዝ ልገዛ እችላለሁ እና እነዚህን ሁሉ ነገሮች ያው ገዝቼ ልጠቀም እችላለሁ። ግን ቆፍሬ ላወጣ አልችልም። መጠቀም ማለት መገልገል ከሆነ አዎ ልገለገልበት እችላለሁ የሚጠቀመው ግን መንግስት ነው። አውጥቶ ያን ነገር የመሸጥ የማስተዳደር ከዛ ሀብት የመውረስ መብት ያለው መንግስት ብቻ ነው። ስለዚህ እኔ ማዕድንን ልጠቀም አልችልም ግን ገዝቼ የማዕድን ውጤቶችን ገዝቼ ለራሴ ለጌጥ ልጠቀም እችላለሁ። እና አዎ የራሴ ከማም ወርቅ አለኝ ወርቅ ለምሳሌ ማዕድን ነው ውድ ነው። ወርቅ አለኝ። ብርም አለኝ ያው ጌጥ ነው። በአንገት ሀብል መልክ ነው የሚገኘው ብሩ ወርቁ ደግሞ በእጅ ብራስሌት ነው። እና ያው እገለገልበታለሁ።

የደበኛ እርካታን ታሳውቃለህ ይላል አዎ አኛ የምንሰራው ስራ አብዛሀኛ ከደበኞችጋ ሚገናኝ ስለሆነ ያው ሽያጭ ላይ ነው የምንሰራው ብዙ ምንሸጣቸው ምርቶች አሉእና ያው ስንሸጥ ደንበኞች የዋጋ ጨማሪ ሲኖር ቅሬታ ሊኖራቸው ይችላል ወይም ደግሞ ምርት በጊዜ ካልደረሳቸው ሊያዝኑ ይችላሉ እና እንደዚህ እንደዚህ ያሉ ነገሮች እና እርካታቸውን ብቻ ሳይሆን ያላባቸውን ቅሬታ። ማሻሻል ያለብንን ነገር ሲነግሩር የሚሰጡንን አስተያየት እነዚህ እነዚህ ሁሉ ነገሮችን ለሚመለከተው አካ በብዛት አሳውቃለሁ ምክንያቱም ከደንበኞች ጋ እኔ የብዙ ደንበኞች ስልክ ስላለኝ በግል እየደወልኩ ሁሉንም ማለት ይቻላል አገኛቸዋለሁ። እና ያው ያላቸውን ስሜት የሚናገሩትን ነገር ሁሉ በሙሉ አደምጣለሁ። ደስተኛም ከሆኑ ያው እርካታቸውን አሳውቃለሁ ቅሬታም ካላቸው ቅሬታቸውን አስተያየት ካላቸው አስተያየታቸውን ሁሉ አሳውቃለሁ። እና የደንበኛ እርካታን ማሳወቅ ለአንድ መስሪያ ቤት ውጤታማነት ትልቅ አስተዋጽኦ አለው። እና ያው እኔ ደንበኛ እርካታን ለሚመለከተው ለበላይ አካላት አሳውቃለሁ

የስራቦታ ደህንነት እንዴት? ነው ለሚለው ለዚህ ጥያቄ እኔ የስራ ቦታ የምሰራበት ትልቅ መስሪያ ቤት ነው እኔ በዋነኝነት የምሰራው ሂሳብ ነው። ኦዲተር ነኝ ይሄ ወጪ ገቢውን ነው የማየው። ግን በጣም ብዙ መኪኖችና ብዙ ሽያጮች ስላሉ ከፍተኛ የሆነ ጥንቃቄና ከፍተኛ የሆነ ጥበቃው ይደረግለታል እንዳለ ማለት ነው። ምክንያቱም አንዱ ከጎደለ ለሌላኛው መጥፋት ምክንያት ስለሚሆን የተያያዙ ናቸው። በጣም ብዙ መኪኖች በጣም ብዙ ምርቶች አሉ። እና እነዛ ምርቶች እና እነዛ መኪኖች ያው ዝም ብለው ሊተው ስለማይችሉ ከፍተኛ የሆነ ጥበቃ አለው። እና እንዳለ ሙሉ ግቢው በካሜራ በደህንነት ካሜራ የተጠበቀ ነው። እና ጥበቃዎቹ ራሱ በየቦታው ላይ ነው ያሉት በተወሰነ በተወሰነ ርቀት። እና ሁለት ሁለት ሆነው ነው የሚጠብቁት። ከፍተኛ የሆነ ምርትና ከፍተኛ የሆነ ዋጋ የሚያወጡ ንብረቶች ስላሉ እጅግ በጣም ከፍተኛ ጥንቃቄ ይደረጋል። እንደገና እያንዳንዱ መኪና ራሱ ገብቶ ዝም ብሎ ተሸክሞ መውጣት አይችልም ማለት ፈቃድ በጣም ያስፈልጋል። እና ሁለት ሶስት ቦታ ግቢ ውስጥ ራሱ ቼክ ይደረጋል። እና ግቢው በጣም ሰፊ ስለሆነ ከፍተኛ የሆነ ጥበቃና ጥንቃቄ ነው የሚያደርጉለት።

ጥራት ያለው ስራ ማቅረብ ትችላለህ ይላል? ያው እኔ የምሰራው ስራውን ልክ እንደራሴ ስራ አድርጌ ስለሆነ ባለኝ አቅም። ባለኝ ጉልበት ነው የምሰራው እና ያው ግዜየንም ሳላባክን ባአግባቡ ስራ ላይ አውየ ጥራት ያለው ስራ ለማስረክብ ነው እምሞክረው። እና ያው አብዛኛውን የምሰራው ስራ ከሂሳብ ጋር የተገናኘ ስለሆነ የምሰራው ስራ ግዴታ ጥራት ከሌለው ተቀባይነት የለውም። እና ያው ብር መጉደል የለበትም። መረሳት የሌለባቸው ነገሮች አሉ እና እነዚህ ሁሉ ነገሮች ታሳቢነት ለውስጥ ስለሚገቡ የምሰራው ስራ በከፍተኛ ጥንቃቄ እና በከፍተኛ ጥራት የሚሰራ ስራ ነው። ምክንያቱም ይሄን ስራ በሚገባ ማከናወን ካልቻልኩኝ ድርጅቱን በከፍተኛ ሁኔታ ኪሳራ እና ላላስፈላጊ ወጪ ይደርገዋል። እና ያው ከፍተኛ ጥራት ያለው ስራ ማቅረብ እችላለሁ እና ሂሳቡን ራሱ በአንድ በመጀመሪያው ድራፍታ ብቻ አይደለም የማስረከበው ደጋግሜ አየዋለሁ። ድንገት ልሳሳት ስለምችል ለዛ ያው ከፍተኛ ጥራት ያለው ስራ ነው ማቅረብ እኔም እምወደው

የድርጅቱን ባህል ትወደዋለህ ለሚለው ለዚህ ጥያቄ ማለት ያው እኔ የምሰራበት መስሪያ ቤት ወይም ድርጅት ከሆነ አዎ በጣም ጥሩ የሚባል መስሪያ ቤት ነው ጥሩ የሆነ የስራ ባህል አላቸው ሰራተኞቹ መካከል የተለያየ ያው እንትን ሊያጋጭ የሚችሉ ነገሮች የሉም በጣም በመከባበር እና እርስ በእርስ በመተሳሰብ ላይ የተመሰረተ ነው። እና ያው ለሌሎች ድርጅቶች ራሱ አርአያ መሆን ይችላል ማለት ለረጅም ጊዜ ነው። በዚህ ስራ ላይ የቆዩት እና በዚህ ስራ ላይ ያው ብዙዎቹ ጀምረው ሳይሳካላቸው ሌላ ቦታ ላይ ጥለው ሄደዋል አዲስ ነገር ለመጀመር። እና ይሄ ለረጅም ጊዜ መቆየት የቻሉት በተለያየ ፈተና ውስጥ ጠንካራ የሆነ የስራ በዓል እና በሰራተኞቹ መካከል ከፍተኛ የሆነ መተንሳሰብ እና ፍቅር ስላለ ነው። እና ይህ ባህል በጣም የሚያስደስት ነው። አዳዲስ መጪዎች አዳዲስ ተቀጣሪ ሰራተኞችንም ለከፍተኛ የሆነ ሞራል ተነሳሽነት የሚጋብዝ ነው። እና ሁሉም የሚሰራው እንደራሱ አድርጎ ነው እንጂ እንደተቀጣሪ አድርጎ አይደለም የሚሰራው። እና ያው በህሉ ያለው በውስጥ ላይ ያለው ደስ ይላል ጠንካራ ወዳጅነት መተሳሰብ ስላለ ድርጅቱ በህል በጣም ያስደስተኛል እኔ የኛ ማለት ነው

ወደ ስራ በሰአቱ ትደርሳለህ ይላል እኔ ካሉኝ የተለያዩ ባህሪያት ማዕከል አንደኛው ማለት ጥሩ ጎን እሚባለው ምንም ሰዓት ላይ በቃ እኔ አልደራደርም ሰዓት ቶሎ ነው እንትን የምለው የምጠቀመው። አንዳንዴ በስራ ሰዓት ብቻ አይደለም ቀደም ብዬ የምገኝበት ጊዜዎች አሉ በጣም ብዙ ጊዜ ቀደም ብዬ ነው ወደ ስራ ቦታ የምደርሰው ምክንያቱም ያ ቀደም ብዬ ስራዎችን አንዳንዴ የማያቸውን መዝገቦች ካሉ ቶሎ ብዬ ተገኝቼ ነው እምሰራው። እና ሁል ጊዜ እኔ ወደ ስራ እምሄደው በሰአቱ ነው። ከዛ በፊትም ለመገኘት እሞክራለሁ እንጂ እኔ ስራ ላይ አላረፍድም። ተማሪ እያለሁ ራሱ ይሄ ሰዓት ጊዜ የሚባል ነገርን በአግባቡም ስለምጠቀም። ትምህርት ቤት ራሱ አርፍጄ አላውቅም። እኔ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል በምማርበት ጊዜ ሁል ጊዜ ትምህርት ቤት ላይ በሰአቱ ነው የምገኘው እንደውም ከሰአቱ ራሱ ቀድሜ የምገኝባቸው ጊዜያቶች አሉ። እና እኔ በጣም ሰዓት የማከብር ሰዓት በጣም የምጠብቅ ሰው ነኝ። እና ሰዓት በጣም ለኔ ትልቅ ዋጋ ስላለው ሁሉ የተባልኩበት ቦታ የምሰራው ቦታ ላይ ከሰው ጋር ብቀጣጠር ራሱ አንድ ደቂቃ አላባክንም። አላሳልፍም እና ቢቻለኝ ቀደም ብዬ ለመገኘት ነው እምሞክረው እና የሰዓት ሰው ነኝ

ቃልህን ትጠብቃለህ ይላል ይሄ በጣም ወሳኝ ጥያቄ ነው? አዎ ቃልን እኔ በጣም የቃሌ ሰው ነኝ ቃሌን በጣም ነው የምጠብቀው ምክንያቱም ቃል ከቃል የሚበልጥ ምንም ነገር የለም። የሰው ልጅን በሰው ዘንድ እንዲከበር እንዲወደድ ወይም ደግሞ እንዲናቅ የሚያደርገው የዛ ሰው ማንነት ነው እና የዛ ሰው ማንነት ከሆኑት ነገሮች መካከል አንዱ ቃልን መጠበቅ ነው። ቃል ከቃል የሚበልጥ ምንም ነገር የለም። የሰው ልጅን በሰው ዘንድ እንዲከበር እንዲወደድ ወይም ደግሞ እንዲናቅ የሚያደርገው። እና ቃል ሲገቡ ያን የቃል አንዳንዴ ላይፈጽሙ ይችላሉ። እና በዛ ሰው መካከል ከፍተኛ የሆነ የጥርጣሬ እና ያለመተማመንን ነው የሚዘሩት። እና ሰው የማይችለውን ነገር ወይ ቃል አለመግባት ነው። ቃል ከገባ ደግሞ ያን ቃል ለቃሉ መሞት ነው ያለበት እና። በእኛ ሀገር አባባል እንዲሁም ቃል ከሚጠፋ የወለዱት ይጥፋ የሚባባል አባባል አለ እና ከቃል የሚበልጥ ምንም ነገር የለም። ሰው ቃሉን ካላከበረ ቃሉን ካልጠበቀ መጀመሪያ ቃሉን መግባት የለበትም የማይችል ከሆነ ግን ዝም ብሎ በቃ እችላለሁ ብሎ ቃል ገብቶ ቃል ካልጠበቀ። ያ ሰው በሌላ ሰው ዘንድ የሚጠላ የሚናቅ ነው የሚሆነው። እና ለሌላ ጊዜ ራሱ እምነት የማይጣልበት ሰው ነው የሚሆነው። ምንም ነገር ቢናገር አደርጋለሁ ቢል ማንም ያን ሰው አያምነውም። ራሱን ነው የሚያዋርደው እና በሰው ዘንድም ተጠይ የማይወደድ ሰው ስለሚሆን ቃል መጠበቅ በጣም አስፈላጊ ነገር ነው። እና እኔም ቃሌን በጣም ነው የምጠብቀው። በተቻለኝ መጠን ቃል ከገባሁኝ ለዛ ቃል እሞታለሁ እንጂ ያን ቃል ሳላደርግ በፍጹም አልተውም በተቻለኝ መጠን የቃሌን ለማክበር ነው የምሞክረው። የማልችለውን ነገር ቃል አልገባም ቃል ከገባው ግን ችያለ እችለዋለሁ ብዬ እስከሆነ ድረስ ለዛ ቃል የማላደርገው ነገር የለም። እስከዛሬ እኔ ቃል ገብቼ ለሰው ሳላደርግ ያለፍኩት ነገር የለም እና የቃል ሰው ነኝ።

ሙዜም መሄድ ትወዳለህ ይላል በጣም ከሚያስደስቱኝ ነገሮች አንዱ ሄዶ ሙዚየም ውስጥ ታሪክን መመልከት ታሪክን መጎብኘት በጣም ያስደስተኛል። እና በዚህ በእኛ ሀገር ደግሞ ከፍተኛ የሆነ ብዙ የተፈጸሙ ታሪኮች። እድሎች ከፍተኛ የሆኑ ጀግንነቶች አሉ። እና ያው በመሄድ እኔ አሁን ወደ አዲስ አበባ ሲሄድ። ብዙ ጊዜ ክረምት ላይ ነው የምሄደው። እዛ ካሉ ጓደኞች እና ቤተሰቦች ጋር በመሆን ብዙ ጊዜ ወደ ሙዜም ሄደን እንጎበኛለን። ምክንያቱም ኢትዮጵያ ውስጥ በጣም ብዙ የታሪክ ሁነቶች አሉ። እና የድሮ ነገስታቶች የሚጠቀሙባቸው እቃዎች መገልገያዎች እሱ ብቻ ሳይሆን። ኢትዮጵያ የሰው ዘር መገኛ ናት። እና ኢትዮጵያ የሰው ዘር መገኛ እንደመሆኗ ኪሉሲ ወይም ድንቅነሽ የምትባሏ ከዛሬ ሶስት ነጥብ ሁለት ሚሊየን አመታት በፊት እንደኖረች ይነገርላት። አጽሟ አለ። እና እንደዚህ አይነት ነገሮችን ሄዶ ማየት በጣም ያስደስተኛል። እና ብዙ ጊዜ ወደዛ ወደ አዲስ አበባ በምሄድበት ሰዕት ሙዚየም ሄጄ ታሪኮችን መመልከት እወዳለሁ። እና እኔ ከፍተኛ ደስታ ከሚሰጠኝ ነገሮች አንዱ ታሪክን ወደኋላ ሄዶ ማየት መመልከት በጣም ደስ ይለኛል። እና አዎ ሙዜም መሄድ እኔ በጣም የምወደው ነገር ነው። እኔ ብቻ ሳይሆን ብዙ ሰው ሄዶ ማየት ይወዳል እኔ ሙዚየም ሄዶ መጎብኘት። የሚጠላ ሰው የማይፈልግ ሰው ያለ አይመስለኝም።

አዲስ አመትን እንዴት ታከብራለህ? ይላል እኔ አዲስ አመትን የማከብረው ከቤተሰቦች ጋር አንድላይ በመሆን ነው የተለያየ ቦታ ላይ የሚገኙ ቤተሰቦቻችን። ያው በዓሉ ከመከበሩ አንድ ቀን ወይም ሁለት ቀን ቀደም ብለው ወደ እኛ ጋር ይመጣሉ። እና አብረን ያው በዓሉን እንድናሳልፍ ቀደም ብለን የተለያዩ ድግሶችን እናደርጋለን። ከአመት በዓሉ ዋዜማ ላይ ድሮ ይታረዳል በግ ይታረዳል የተለያዩ ምግቦች ይዘጋጃሉ። እና በቃ የዋዜማው ራሱ በጣም ሞቅ ይላሉ ዳቦ ይጋገራል። እና እንደዚህ አይነት ድርጊቶችን በማድረግ ዋዜማውን ካሳለፍን በኋላ በንጋታው የበአሉ ቀን ደግሞ። በጧት ላይ መጀመሪያ ሰብሰብ ብለን ወደ ስታዲዮ እንሄዳለን። እና የበአል ቀን ላይ ብዙ ጊዜ ስታዲዮም የምስጋና ፕሮግራም ይደረጋል። ያው በእኛ በፕሮቲስታንት እምነት ብዙ ሰዎች ስታዲየም ሄደው ለአዲስ አመት ያደረሳቸውን አምላካቸውን ያመሰግናሉ። እና ብዙ ቸርቾችም ይዘጉና ተሰብስቦ ሰው ስታዲዮም ላይ ነው። በፈጣሪንም የሚያመሰግነው የሚያመልከው እና እስከ አምስት ሰዓት እስከ ስድስት ሰዓት እሱ ፕሮግራም ከተከናወነ በኋላ ሁላችንም ተሰብስበን። ወደ ቤት እንመጣለን ቤት ከመጣን በኋላ ምግብ የተሰራው ምግብ አንድ ላይ ይበላል ይቀርባል። ምግብ ተበልቶ ካለቀ በኋላ ቡና ይፈላል። ከዛ አብረን ጨዋታ እንጫወታለን የቴሌቪዥን ላይ የበአል ፕሮግራማችንን እያየን አብረን ጊዜ እናሳልፋለን። እና አዲስ አመትም በጣም በከፍተኛ ድምቀት ነው የምናከብረው።

በምን? ትመገባለህ ይላል ያው ብዙ ኢትዮጵያውያኖች የምንመገበው በሳህን ነው ማለት እንጀራ ያው የብዙ ኢትዮጵያ ምግብ እንጀራ በወጥ ነው። እና እንጀራ በወጡን የምናቀርበው አንድ እኛ በትሪ ሊሆን ይችላል በኒኬል ሳህን ሊሆን ይችላል በሸክላ ሳህን ሊሆን ይችላል ብቻ ጎድጎድ ባለ ሳህን ላይ እንጀራውን አድርገን እዛ ሊጎጥ አድርገን ነው የምንበላው። እና እኔም የምመገበው በሳህን ነው። ያ ሳህን ኒኬልም ሊሆን ይችላል ከፕላስቲክ የተሰራ ሊሆን ይችላል ሸክላ ሊሆን ይችላል ግን ብዙ ጊዜ የምመገብበት ሳህን ከፕላስቲክ የተሰራ ሳህን ነው እዛዬ ነው። ወጥ እና እንጀራ አድርጌ የምመገበው። ግን ሰብሰብ ብለን የምንበላ ከሆነ ለምሳሌ የበአል ፕሮግራም አይነት ሲሆን ወይም ድግስ ምናምን ሲሆን በትልቅዬ ትሪ ላይ እንጀራ ይደረግ እና ብዙ እንጀራ እዛ ላይ ወጥ ይደረጋል እና አብረን ነው የምንበለው በትሪ ላይ ማለት ነው። ይሄ ትሪ የሚባለው ትልቅ የዝርግ ሳህን ነው። እሱም የሚሰራው ከኒኬል ነው። እና ብዙ ጊዜ እንደዛ ነው የኢትዮጵያውያን አብዛኞቻችን የምንመገብበት እቃ ከኒኬል የተሰራ ነው። ፕላስቲክም አለ። ውሃ የምንጠጣውም በኒኬል ነው እና ኒኬል በጣም ከፍተኛ መገልገያ እቃችን ነው። የምንበላውም የምንጠጣውም እቃ ከኒኬል ይሰራል።

"ጫጫታ ታገኝበት ትችላለህ" ይላል ይሄ ጥያቄ፣ ይሄ ጥያቄ እንደዛ ሲሆን ትርጉም አይሰጥም። ማለት ያው ለማለት የተፈለገው ጫጫታ በሚገኝበት ቦታ ላይ መገኘት ይስማምሃል ወይም ጫጫታ እያለ የሆነ ቦታ ላይ ብትገኝ ምንም የሚያመጣብህ ችግር የለም ለማለት ነው። እኔ ጫጫታ የሚገኝበት ቦታ ላይ መገኘት አልወድም። ማለት ያው ከሰው ሰው ይለያያል፣ ግርግር ያለበት ቦታ፣ ጨዋታ ያለበት ቦታ፣ መሳቅ ያለበት ቦታ ላይ መገኘት የሚመርጡ ብዙ ሰዎች አሉ። እኔ ግን ከዚህ በተቃራኒ ነው ማለት እኔ የምወደው በጣም ጸጥታ ነው ጸጥታ በጣም ይመቸኛል። ጫጫታ ይጨንቀኛል ጭንቅላቴን ሁላ እና አልችልም። እና እኔ ጫጫታ ያለበት ቦታ ግርግር ያለበት ቦታ ላይ መገኘት አልመርጥም። እና ጫጫታ በጣም የምጠላው ነገር ነው። ያው አንዳንድ ሰው ምንም አይመስለውም ለምሳሌ እየተወራ የሆነ ነገር ማድረግ የሚችል ሰው አለ ለምሳሌ የእኔ ወንድሜ ጫጫታ ባለበት ቦታ ውስጥ ማጥናት ይችላል። እና ይህ ከሰው ሰው የተለያየ ባህሪ ማንነት ነው ያለው አይረበሽም ሰው እያወራ የሆነ ነገር ይሰራል ምንም መስሎ አይሰማውም እና ይሄ ጫጫታ ለሱ የሚያመጣው ለውጥ የለም፤ ለኔ ግን ጫጫታ በጣም ይረብሸኛል ምቾት አይሰጠኝም። እና ያው ከሰው ሰው ይለያያል ጫጫታ የሚረብሸው የሚመቸው ሰው አለ፣ እኔ ግን ጫጫታ ከሚጠሉ ሰዎች መካከል አንዱ ነኝ።

ዋይፋይ ትጠቀማለህ? ይላል ዋይፋይ አዎ እጠቀማለሁ። ግን አሁን ላይ አይደለም። በፊት ላይ ዋይፋይ ነበር የምንጠቀመው ማለት በገመድ የሚመጣው ዋይፋይ አለ ቤት ውስጥ እና በወር አምስት መቶ ብር ጀምሮ ይከፈላል። እና ከአምስት መቶ ብር እስከ አንድ ሺህ ብር ያለው አለ። ብሩ በቀነሰ ቁጥር የዋይፋ ፍጥነትም ይቀንሳል። ብር ሲጨምር ደግሞ ያው ስፒዱ ይጨምራል። እና እኔ የምከፍለው በወር አምስት መቶ ብር ነበር በፊት ሌላ ዋይፋይ በገመድ የሚመታው ነው። እና መብራት ከጠፋ ያው መጠቀም አንችልም። በመብራት ነው የሚሰራው። በፊት ላይ እጠቀም ነበረ ከሆነ ጊዜ በኋላ ግን ዋይፋይ መጠቀም ትቻለሁ። ማለት ምንም ጥቅም የለውም በብዛት መብራት በሚጠፋበት ሰዓት አንጠቀምም። ሶስት አራት ሰው ሲገባ ራውተሩ ላይ ስፒዱ ይቀንሳል። ቤት ደግሞ ብዙ ሌሎች የሚጠቀሙ ልጆች አሉ። እና ምቾት ከለከለኝ። ምንም ነገር መስራት አልቻልኩም። ማውረድ ብፈልግ ራሱ የሆነ ፋይል ፍጥነት የለውም። ለዛ በፊት ላይ ዋይፋይ ይጠቀም ነበር አሁን ላይ ግን ትቻለሁ። አሁን ላይ የምጠቀመው ኖርማል የኢንተርኔት ዳታ በመግዛት ነው የወር መንዝሊይ አንሊሚትድ ዳታ ገዝቼ፤ እሱን ነው እየተጠቀምኩ ያለሁት በወር አንድ ሺ ስምንት መቶ ብር ነው አሁን የምከፍለው እና ስፒዱ በጣም አሪፍ ነው። በጣም በፍጥነት የምፈልገውን ነገር ያወርድልኛል። ለሌላ ሰውም ሆትስፖት አብርቼ እንዲጠቀም ማድረግ እችላለሁ። እና ለኔ አሁን ላይ ኢንተርኔት የምጠቀመው ሞባይል ዳታ በመግዛት ነው። ዋይፋይ በፊት ነበር የምጠቀመው አሁን መጠቀም ትቻለሁ።

ስነ ጥበብ አዎ ወዳለሁ። በተለይ ደግሞ ይሄ ስዕል ሲሆን ግጥም በጣም ይመቸኛል ብዙ ጊዜም ያው የምዝናናባቸው ነገሮች ናቸው። የተለያየ ያው ጥበባቶችን ውስጡ አገኝበታለሁ። የሰው ልጅ ምን ያህል ታላቅ እንደሆነ የማውቀው ግጥምና ስዕል ሳይ ነው። እና ይሄ እኔ ለኔ ገጣሚዎችና ደራሲዎች በጣም ትልቅ ቦታ አላቸው። የህይወትን የተለያየ ክፍሎች፣ የተለያየ መልኮች ለእኛ በሚገርም ሁኔታ አድርገው አቀናብረው የሚስሉልን በጣም ጥበበኞች ናቸው። ከስነ ጥበብ ብዙም የማልወደው ይሄ ሙዚቃ፣ ዘፈን ነክ ነገሮች ሲሆኑ ምቾት አይሰጠኝም። ያው ከ ሃይማኖትም አንፃር የኔ ሃይማኖት ለእንደዚህ አይነት ነገር እንትን አይደለም ምቹ አይደለም። ያው ዘፈን ሀጥያት ነው ብለን ነው ምናምነው። ዘፈን ነክ ነገር ሲሆን እኔ አይመቸኝም። ግን ግጥም በጣም እወዳለሁ ስዕል በጣም ነው የምወደው። የተለያዩ የቅርጻ ቅርጽ ጠበቦች በጣም ያስገርሙኛል። እና ያው ብዙ ሰው ስነ ጥበብ ይወዳል እኔም እወዳለሁ።

ስለ ፀጉር ተንከባከብ ትወዳለህ ይላል ይሄ ጥያቄ ያው እንትን አይደለም ትርጉም አይሰጥም። ያው ሊሆን የሚችለው ጥያቄው ፀጉርህን መንከባከብ ትወዳለህ ወይም ፀጉርን ትንከባከባለህ ነው። አዎ እንደዛ ከሆነ አዎ ፀጉሬን መንከባከብ እኔ እወዳለሁ። ግን ብዙ ጊዜ ፀጉሬን ምንከባከብ አይነት ሰው አይደለሁም ማለት ፀጉሬ ሲቆሽሽ ገላዬን ስታጠብ እታጠበዋለሁ እንጂ በየቀኑ ፀጉሬን እያበጠርኩ ወይም ፀጉሬን መስታወት ላይ እያየሁ ምናምን እምወጣ ሰው አይደለሁም። ያው ሰው ከሰው ከሰው ይለያያል ቀን በጣም ፀጉሩን ቅባት የሚቀባ የሚታጠብ ፀጉሩን የሚያበጥር እና ፀጉሩን እንዴት ነው እያለ የፀጉሩን ሁኔታ የሚከታተል ሰው እንዳለ ሁሉ እኔ ግን እንደዛ አይነት ሰው አይደለሁም። ብቻ ፀጉሬ እንዳይቆሸሸ እታጠበዋለው። ካደገ ደግሞ ፀጉር ቤት ሄጄ እቆረጠዋለው እንጂ ይሄ በየቀኑ ተጨንቄ ፀጉሬን አልንከባከብም። እኔ ፀጉር መንከባከብ ምናምን ይሄ ራስን እንትን ብን መኳኳል ምናምን ብዙም የሚመቸኝ አይነት ሰው አይደለሁም ማለት እዛ ላይ ጊዜ አላጠፋም እኔም አያስደስተኝም። ፀጉር መንከባከብ ይሄ ሽቶ መቀባት። ራስ ላይ ሎሽን አድርጎ መውጣት ቆዳን መንከባከብ ይሄ እነዚህ ሁሉ ነገሮች አስፈላጊ ናቸው እኔ በጣም ምደግፋቸው ነገሮች ናቸው። ግን እኔ አላደርጋቸውም ማለት ስራም ስለሚበዛብኝ ብዙ ጊዜ ልብሴ ብቻ አይቆሽሽ ንጹህ ይሁን ሰውነቴ ንጹህ ይሁን ፀጉሬ ንጹህ ይሁን እሱን ብቻ ነው ማየው። እንጂ ቀን በቀን ስራዬ ብዬ ራሴ ላይ እንትን አልልም የራሴ ግን እንደዚህ አልኳኳልም ፀጉሬም አመረ አላመረ ብዬ አልጨነቅም። ብቻ ፀጉሬን ከታጠብኩኝ ይበቃኛል። እና ፀጉር መንከባከብ እኔ ብዙም እንትን አይደለም እስከ ያሌ እስከዛም ነኝ። ፀጉሬን መንከባከብ

ምን ያህል ስብሰባ ታደርጋላችሁ ይላል ያው ስራ ቦታ ላይ ከሆነ ስብሰባ የምናደርገው በወር አንዴ ስብሰባ ይኖረናል አርብ አርብ ቀን። እና ያው የተለያዩ የድርጅቱን ማሻሻል ያለብንን ነገር ግምገማ ስለሚደረግ የተለያዩ ክፍተቶችንም በመመልከት ከባለፈው ወር ያለንን አፈጻጸም እያየን መለወጥ ያለባቸውን መስተካከል ያለባቸውን ወይም ደግሞ መቀነስ ያለባቸው ነገሮች ካሉ እነሱን የምናስተካክለው በወር አንዴ የምናደርገው ስብሰባ ነው በእለተ አርብ ነው የሚከናወነው። አርብ ከከከሳከከሰአት እስከ አስር ሰዓት ከሰባት ሰዓት እስከ አስር ሰዓት ለሶስት ሰዓት የሚሆን ስብሰባ ይኖረናል። እና የተለያዩ ሪፖርቶችም ካሉ ሪፖርቶቹ የሚቀርቡት የዛን ቀን ላይ ነው። ያው አፈጻጸማችን የያንዳንዱ ሰራተኛ ይገመገማል። ያው እንደዛ ነው ያለን በወር አንዴ ነው

የስራ ምኞቶችህ ምንድን ናቸው ይላል ያው ጥያቄው ሊሆን የሚችለው አሁን በምሰራው ስራ ላይ ያለህ የምትመኘው ነገር ምንድን ነው ይላል? እኔ የምመኘው ነገር አሁን እየሰራሁ ባለሁት ስራ ላይ እድገት ማግኘት በጣም ነው የምመኘው አሁን ካለኝ አንድ ደረጃ ራሴን አሻሽዬ ከፍ አድርጌ ከፍተኛ የሆነ አመራር ቦታ ላይ መቀመጥ እፈልጋለሁ። ምክንያቱም ያው አሁን ላይ አንድ ቦታ ላይ ተመሳሳይ ሆነው መቀጠል እኔ አልወድም ይደብረኛል። እና ለራሴን ለተለየ ሀላፊነት ከፍ ላለ ከዚህ አሁን ካለሁበት የተሻለ አመራር ማብቃት ስለምፈልግ። ከፍ ማለት እፈልጋለሁ እና አሁን ካለሁበት አንድ የስራ ደረጃ ከፍ ብዬ እንደገና ሀላፊ መሆን እፈልጋለሁ። እና በዛ ላይ ደግሞ ውጤታማ ሆኜ የተለያዩ እንትኖችን በጀቶችን ማስተዳደር እፈልጋለሁ

ወደ ስራ ኖት ትሄዳለህ ይላል ያው ጥያቄው ለማለት የተፈለገው ወደ ስራ እንዴት ትሄዳለህ ነው እንዴት ነው የምትሄደው፣ ስራ የምትደርሰው ነው፣ እኔ ወደ ስራ የምሄደው ሁል ጊዜ ጠዋት ጠዋት ሁለት ሰዓት ተኩል ነው። እና ያው እዛ እስከ ሶስት ሰዓት መድረስ አለብኝ። ከሶስት ሰዓት ሳይሆን ነው ብዙ ጊዜ የምደርሰው ሁለት ሰዓት ከሃምሳ አካባቢ ደርሳለሁ። እና እኔ የምሰራባት የስራ ቦታ ከኛ የአንድ የሃያ ዳቂቃ መንገድ አይሆንም፣ ሃያ አስራ አምስት ባዛ ብበል አስራ ሶስት ዳቂቃ ነው። እና የሚሄደው ብዙ ጊዜ በባጃጅ ነው። እና አንዳንዴ ያው ባጃጅ ሲጠፋ በታክሲ እሄዳለሁ። በታክሲ አምስት ብር ነው። በባጃጅ አስር ብር ነው የሚጓዘው እና ሁል ጊዜ ጠዋት ጠዋት ላይ ያው ከቤት ተነስቼ ወደ ስራ ከሰኞ እስከ አርብ በባጃጅ ነው የምሄዳው ስመለስም በባጃጅ እመለስላሁ። አልፎ አልፎ ብጃጅ ስጠፋ ተክስ አለ መጎጎዠ በእሱ ነው እንትን የሚለውና እኔ ብዙ ግዜ በባጃጅ ነው።

"ሰዎችን እንዴት ታስተዋውቃለህ?" ይላል ይሄ ማለት ሁለት ሰዎች በሚገናኙበት ሰዓት እንዴት እንዲተዋወቁ ታደርጋቸዋለህ ወይም ትረዳቸዋለህ ነው ሁለት የማይተዋወቁ ሰዎች ሲገናኙ መጀመሪያ የማደርገው ያው ሁለቱን ሰዎች ከማገናኘቴ በፊት ያው በአጋጣሚ ሊገናኝ ይችላል ሰው ታስቦበት ሊገናኝ ይችላል፤ ግን ድንገት እኔ ታስቦበት የማገናኝ ከሆነ መጀመሪያ የማገናኘውን ሰው ማንነት ለእያንዳንዳቸው ሰዎች እናገራለሁ። ከዛ በኋላ ያው ሰዓት እንትን እልና መድብና ሁለቱን ሰዎች የሆነ ቦታ ላይ ቀጥሬ እንዲገናኙ አደርጋለሁ። ለምሳሌ ያህል የስራ ሰዎች ሊሆኑ ይችላሉ፣ ወይም የሚፈላለጉ ወይ ለምሳሌ አንዱ ደላላ ሊሆን ይችላል አንዱ ሻጭ ሊሆን ይችላል እና እነዚህን ሰዎች የማገናኘው መጀመሪያ ያው ለ አንዱን ለአንዱ ከማስተዋወቄ በፊት ለ እርስ በእርሳቸው እንዲተዋወቁ የአንዱን ማንነት ለአንዱ በደንብ አስረዳለሁ እኔ ከዛ በኋላ በአካል እንዲገናኙ በማድረግ ባለፈው ስነግርህ የነበረው ሰው እኮ እንትና ነው ይሄኛው ነው እና በሚል እንዲተዋወቁ አደርጋለሁ። ከዛ እርስ በእርስ ሰላምታ ይሰጣጣሉ ይተዋወቃሉ።

የስራ አሰራሮችን ትከተላለህ ይላል ያው ጥያቄው የስራ ቅደም ተከተሎችን ትከተላለህ በስራ ላይ ነው መሆን ያለበት። እንደዛ ከሆነ አዎ እኔ ብዙ ጊዜ የስራ ቅደም ተከተሎችን ጠብቄ ነው የምሰራው ማለት። ዝም ብዬ ስራዎችን አልሰራም መስራት ያለብኝን ማስቀደም ያለብኝን ስራ አስቀድማለሁ ከዛ መቀጠል ያለበት ስራ ካለ ደግሞ እሱን በማስቀጠል ስራ እሰራለሁ። አንዳንዴ የኔ ስራ ላይ ያው ሂሳብ መስራት ብቻ ሳይሆን ወጪና ገቢንም መመዝገብ አለ የተጫነ ጭነትን መጻፍ አለ እንደገና የማን ጫነው ጭነቱ በስንት ሰዓት ተጫነ እንዴት ተጫነ የሚለውን ስለምመዘግብ። ሂሳብ ከመስራቴ በፊት መጀመሪያ የጭነቱን ቅደም ተከተል ነው የማወጣው ምን እንደተጫነ እንዴት እንደተጫነ ያሉትን ካወጣው በኋላ መጨረሻ ላይ ነው ሂሳቡን የማወራርደው። ሂሳብ የምሰራው እና መጀመሪያ ሂሳብ ሰርቼ ያው ጭነቱን ሳላውቅ ኋላ ላይ ጭነቱን ላስጭን አልችልም። ስለዚህ የኛ ስራ ያው ቅደም ተከተል ስላለው ስራዎችን ያው በቅደም ተከተላቸውን ጠብቀው ነው። እኔ ጋር ስራ የሚሰሩት ከዛ የስራ ቅደም ተከተሎችን አሰራሮችን እከተላለሁ

በመጠበቅ ታግድ ነው ይላል ይሄ ጥያቄ ትንሽ ትርጉም አይሰጥም። ማለት ያው በፊት ላይ ከብት ጠብቀህ ታውቃለህ ወይም ከብት አግደህ ታውቃለህ? ከሆነ ጥያቄው? አዎ ከብት ጠብቄ አውቃለሁ በጎችን ጠብቄ አውቃለሁ ዶሮ ጠብቄ አውቃለሁ እና ያው እረኛ አይደለሁም። ግን ብዙ ጊዜ ያው ከብቶች ሲመገቡ በፊት አያቴ ግቢ በጣም ብዙ ከብቶችና በጎች ነበሩና እነሱን ከብቶች እንጠብቅ ነበረ። ያው ወደ ሌላ እህል ገብተው እህል እንዳይበሉ እናግዳቸዋለን። እና ያው ይሄም የማደርገው ለእረፍት እሱ ጋር ክረምት ክረምት በምንሄድበት ጊዜ ነው። እኔና ወንድሜ እና ያው ከብቶችን ጠብቀን እናውቃለን እና የሚያስደስተኝ ነገር ነው። በጎችም ነበሩ በጎችንም እንጠብቃለን የሚበላ የከብቶች መኖ እንሰጣቸዋለን እና ብዙ ነገር እናደርጋለን። እና አዎ አግጄ አውቃለሁ ጠብቄ ከብቶችን

በድን ቋንቋ ታምናለህ? ይላል ይሄ ጥያቄ ይሄ ጥያቄ ያው ትርጉም አይሰጥም ማለት አልገባኝም። ምናልባት በእንግዳ በሆኑ አነጋገሮች ለምሳሌ በእምነት በፕሮቴስታንት እምነት የተለያዩ ልሳን ቋንቋዎች አሉ በነዚህ አይነት ነገሮች ታምናለህ? ከሆነ አዎ ያው በሀይማኖት ስርዓት ላይ ያው ከማመን ውጪ ምንም አማራጭ የለም። ሃይማኖት ላይ ማንም ሰው ባይገባውም ዝም ብሎ ይሰማል ይቀበላል እንጂ ያው እምነት ነው። ምንም አይነት ማስረጃ ማረጋገጫ የለውም ከማመን ውጪ ምንም ምንም ማድረግ አይቻልም። ስለዚህ ያው እኔ በሚገባ አምናለው። ሰው በመጽሀፍ ቅዱስም ላይ ተጽፎ ያለ ቋንቋ ስለሆነ የልሳን ቋንቋ በዚህ ቋንቋ በሚገባ አምናለሁ። ግን ያው ማንም ሰው ሊረዳው የሚችለው ቋንቋ አይደለም። የተለያየ ቦታ ላይ ያሉ ሰዎች ምናልባት የነሱ ቋንቋ እዚህ የተነገረ ሊሆን ይችላል እና ያው ከፈጣሪ ውጪ ማንም ሊረዳው አይችልም። ያው መንፈሳዊ ነገር ላይ ሰው ብዙ ነገር እንቆቅልሽና እንግዳ ናቸው። ያው መጠየቅም አይቻልም። ምክንያቱም ሃይማኖት እምነት ነው። ያው ሳይንስ ግን ከሆነ ማስረጃ ነው ስለዚህ ለሃይማኖት ደግሞ ማስረጃ አቅርብ አቅርብ ተብሎ ያው ሰው ሊሟገት ወይም አይችልም